የምትወደው ሬስቶራንት የት ነው? የሚለው ያው እኛ የምንኖረው አካባቢ መቀሌ ስለሆነ በብዛት የምወደው የቡሉ ወይ ደግሞ ዮርዳኖስ ሬስቶራንት ነው ምክንያቱም የጾም ምግቦች በተለያየ ምሳ ሰዓት በተለያየ መንገድ በምትፈልገው መልኩ ስለሚያዘጋጁ ያው ዛም ምመርጠው ሬስቶራንት እዛ ነው

የስልክ ባትሪ ምን ያህል ይቆያል የሚለው እንደየአጠቃቀሙ ነው? በርግጥ አንድ ቀን ሙሉ የሚቆይ ባትሪም አለ። ግን የኢንተርኔት ደግሞ በብዛት የምጠቀም ከሆነ ደግሞ ያው ቶሎ ብሎ የሚያልቅበት ሰዓት አለ። ግን ያው ሁለት ቀንም የሚቆይበት ጊዜ አለ።

ጠዋት በስራ ምን ታደርጋለህ? ለሚለው ያው እንደየስራው ሁኔታ ነው። የኔ ስራ አጋጣሚ አስተማሪ ስለሆነ ልክ በስር። ስራ እንደገባሁኝ በቃ ባርከር ይዤ ያው ወደ ክላስ ግብቼ ትምህርት ጋር ተማሪዎችን ማስተማር ነው። ይሄ አንዱን ጠዋት የማደርገው ሌላኛው ደግሞ አዳዲስ መረጃዎች ካሉ በኢንተርኔት አመካኝነት የማገኛቸው ሰአቶችም አሉ። እረፍት ላይ ከሆንኩኝ ማለት ነው

ያው ምን አይነት ሙዚቃ ትወዳለህ? ከሚለው ያው ከአማርኛ አንፃር የባህል ሙዚቃዎች እወዳለሁ የትግርኛ የባህል ሙዚቃ እወዳለሁ። ከእንግሊዘኛ ጎን ደግሞ እነዚህ የክላሲካል የሆኑ የፍቅር እና የሮማንስ የሆኑ የሙዚቃ አይነቶቹን ምስማት እወዳለሁ ማለት ነው